ነገሮችን በስርዓት እማስቀምጥ ሰው አይደለሁም አዝረክርኬ ነው ብዙ ጊዜ የማስቀምጠው የትኛውንም አይነት ነገር ማለት ነው። እና በስርዓት የማስቀመጥ ችግር እንዳለብኝ አውቃለሁ ብዙ ሰዎችም እንደዛ ነው የምሉኝ።

አዲስ ነገር መማር የምፈልገው ከቴክኖሎጂ ጋር የተያያዘ ራሴን የማበቃበት አዳዲስ እይታ ያላቸው ስልጠናዎችን ብማር ደስ ይለኛል። ከቴክኖሎጂ ጋር የተያያዘ ስልጠና ብወስድ በጣም ደስ ይለኛል።

የምወደው መክሰስ ሳምቡሳ እወዳለሁ። መንገድ ላይ የሚሸጡ ምግቦችን ለምሳሌ የተበቀ የተቀቀለ በቆሎ የተጠበሰ በቆሎ የተጠበሰ ባቄላ ከመንገድ ላይ እበላለው

አዎ በምንጣፍ ላይ እቀመጣለሁ። እረፍት ቀን ስሆን ምንጣፍ ላይ ቁጭ ማለት ደስ ይለኛል። እና ምቾት ያለው ምንጣፍ ከሆነ ለስለስ ያለ ምንጣፍ ከሆነ መቀመጥ እወዳለሁ እቀመጣለሁ።

የድምጽ መልእክት ብዙ ጊዜ እልካለሁ። የድምጽ መልእክትም ምልክበት ለጓደኞቼ ለዘመዶቼ እልካለሁ። ለመጽሐፍ የሚያሰለቹ ከሆኑ በድምጽ መልእክት ተጠቅሜ እልካለሁ።

መስኮቴን ክፍት በጭራሽ አልተውም። ሁሌ እንደተዘጋ ነው። እንደው ቤቴን ከተከራየ ወድይ መስኮት የከፈትኩት ሁለት ጊዜ ብቻ ነው። አሁንም ከዛ ወዲህ ተዘግቶ ነው ያለው ንፋስና አዋራ ስላለ ያለሁበት አካባቢ መስኮት ሁሌም ተዘግቶ ነው የሚቆየው ማለት ነው።

በፍም ማብሰል አውቃለሁ አዎ አመት ባል ሲሆን የበግ ቆለጥ ፍም ላይ አድርጌ አድርጌ ነው የማበስለው የበግ ቁለጥ ፍም ላይ ሲሆን ደስ ይላል። ይጣፍጣል። በቆሎም በፍም ነው የምጠብሰው እና አበስላለሁ አዎ

ገንፎ እበላለሁ። አንድ በእኛ ባህል የወለደች ሴት ጋር ለመጠየቅ ሲኬድ ገንፎ ስለሚቀርብ። ያንን የወላድን ገንፎ እበላለሁ። ግን ቤት ሰርቼ አንድም ቀን ገንፎ በልቼ አላውቅም። ሰርቼም አላውቅም።

ቀተር አብዛኛውን ጊዜ ምስር ወጥ በእንጀራ ከዛ ቃሪያ አድርጌ አንድ ላይ እመገባለሁ። ምስር ከሌለ ደግሞ። እንጀራ በሽሮ ከዛ በቃሪያ አድርጌ ትማትም ለብ ለብም አንድ ላይ አድርጌ እመግባለሁ

የቀረ ምግብ አዎ በላለው ቁርስ ላይ የቀረ ምግብ ምሳ ላይ አንድ ላይ አድርጌ ብላለሁ። ምሳ ላይ የቀረ ምግብ ካለ ደግሞ እራት ላይ እበላለሁ የቀረ ምግብ ካልተበላሸ እበላለሁ።

ሽቶ አዎ እጠቀማለሁ። አብዛኛውን ጊዜ የምጠቀመው ሽቶ የተፈጥሮ መዓዛ ያላቸውን ሽቶዎች ናቸው የምጠቀማቸው። እነዚህ ሽቶዎች ደግሞ የኢንጆሪ እና የጽግሬድ አበባ ሽቶ ደስ ይለኛል።

የድርጊቱን ባህል በጣም አልወደውም። ለምን ከአሰራር ውጪ የሆኑ ነገሮችን፣ ስራ ላይ ውሎ ውጤት የማያመጡ አሰራሮችን ዘርግቶ እየሰራ ስለሆነ የስራ ባህሉ ደስ አይልም።

የጎረቤቶችህን ድምጽ አዎ ሰማለሁ። ከእኔ ጎረቤት ጎረቤት ጋር ያለው ሰውዬ ድምጽ አብሶ በጣም ይሰማኛል። ማሽኑን ያጮሃል። ጣውላ ይስነጥቃል ይረብሸኛል። የጎረቤቴ ድምጽ ይረብሸኛል ያስጠላኛልም።

ልዩ ችሎታዬ ሰውን ማሳመን እችላለሁ። ሰውን ማሳመን ሰው ሀሳቡን እንድቀይር ተጽዕኖ ማድረግ። የሰውን ሀሳብ ማስቀየር በጣም እችልበታለሁኝ። ሰው ላይ ጫና የማድረግ ችሎታ አለኝ።

የምወደው ስፖርት የጦንቻ ማጎልበቻ ስፖርቶችን ነው የምወደው። እሱም በደረት የሚገፋ- ስፖርት እወዳለሁ። የእጅ ጡንቻ የሚያሳድጉ ስፖርቶቹን እወዳቸዋለሁኝ።

ከአለቃዬ ጋር ያለኝ ግንኙነት ቅርበት አለው። እንደ ጓደኛ በግልጽ እናወራለን። ግን በስራ ላይ እሱ አለቃ እኔ ደግሞ ከታች ያለው ሰራተኛ ነን። ግን የግል ግኑኝታችን የግል ታሪካችንን እንጫወታለን እናወራለን። እንደዛ

የመንገዴን ስም አላውቀውም ግን የሌሎች መንገዶች ስም አውቃለሁ። እኔ በማልድበት ያሉ መንገዶችን ማለት ነው። ለምሳሌ የሃይሌ ገብረስላሴ ጎዳና የሚል አለ። እሱን ጎዳና ያንን መንገድ አውቃለሁ።

ትርፍ ጊዜዬን ማሳለፈው አብዛኛውን ጊዜ በመዝናናት ወይ ቤተክርስቲያን በመሄድ የጸሎት ቦታዎችን በመጎብኘት ነው የማሳልፈው። የትርፍ ጊዜዬን አልፋ አልፎ ደግሞ በመተኛት ተኝቼም ማሳልፍባቸው ጊዜያት አሉ።

አዎ ስማርት ፎን እጠቀማለሁ። ስማርት ፎን ኢትዮጵያ ውስጥ ውድ ነው። ከተሰበረም ለመቀየር አስቸጋሪ ነው። ስማርት ፎን እጠቀማለሁ ቀልጣፋ ስለሆነ። ስማርት ፎን መጠቀም ጥሩ ነው።

በቀን ስልኬን የምጠቀመው ከሶስት ሰዓት እስከ አራት ሰዓት አማካይ ጊዜን ስልኬን በመጠቀም አሳልፋለሁ። ስልኬን ስትጠቀም ደግሞ ማህበራዊ ሚዲያዎችን በማየት ነው ምያሳልፈው

ብና መፍጨት አው አቃለሁ በማሽንም መፍጨት አውቃለሁ። በእጅ ወይም በባህላዊ መንገድ መውቀጥ ቡና መውቀጥ እችላለሁ እወቅጣ አለው። ስወቅት አደል እንዴ ያደኩት ቡና ራሱ እኔ

ለስራዬ እጓዛለሁ ለስራዬ የምጓዘው ግን በእግር ነው። ደንበኛ አዳዲስ ደንበኛ ለማምጣት በየሰፈሩ እየዞርኩ አሳምኜ ወደ እኛ ባንክ እንዲመጡ ለማድረግ በእግር መጓዝ ስለሚጠብቅብኝ እጓዛለሁ።

ልብሴን ማጥበው ጊዜም ስለሌለኝ የእረፍት ጊዜ እሁድ ነው። በሳምንት አንድ ቀን ልብሴን አጥባለሁ። በየሳምንቱ እሁድ እሁድ ከሰአት ልብሴን በማጠብ እማሳልፍበት ጊዜ ነው።

ሽማግሌዎችን እማከብርበት መንገድ በጣም ብዙ ነው በእኛ ባህል ሽማግሌ ስመጣ ከተቀመጥክበት ትነሳለህ እኔም እነሳለሁ። ሽማግሌ ሲያወራ ጣልቃ አልገባም። ሽማግሌ ጠርቶኝ። እምቢ አልልም።

የድርጅት ዝግጅቶችን እሳተፋለሁ። የድርጅት ዝግጅቶች ሲኖሩ አብሬያቸው እሄዳለሁ ከእነሱ ጋር ኳስ እንጫወታለን። የድርጅት ዝግጅታችን ለደንበኞቹ የምስጋና ፕሮግራም ያቀርባል የምስጋና ፕሮግራሙንም እሳተፋለሁ። የድርጅት ዝግጅቶች ላይ ለደንበኞች የምትሰጥ የእውቅና ወረቀትም አለ። የእውቅና ስነ ስርዓትም አለ እሱንም ስነ ስርዓት እከታተላለሁ። የድርጅት ዝግጅቶች በጣም ደስ ይሉኛል

የቅርብ ጓደኛዬ ጥሩ ተግባቢ ከሰው ጋር መሳቅ መጫወት የሚወድ ስራ ላይ ታታሪ የሆነ ጓደኛ አለኝ መላክ ይባላል። ከእሱ ጋር ብዙ ጊዜ በስልክ እናወራለን። የቀን ውሎአችንንም እንጠያየቃለን ቆንጆና ደስ የሚል ጓደኛዬን መላክ

ወደ ስራ መግባት፤ ወደ ስራ እሄዳለሁ። ሁል ጊዜ ጠዋት ጠዋት ወደ ስራ እሄዳለሁ። ስራ ቀርቼ አላውቅም። ለምን? ግዴታ ነዋ። ካልሰራሁ መኖር አልችልም። ካልሰራሁ መስሪያ ቤቴ አይታገሰኝም። ካልሰራሁ የቤት ኪራይ መክፈል አልችልም። ምግብ መብላትም አልችልም።

ጫጫታ ቦታ ተገኝቼ አውቃለሁ ተገኝቼም እችላለሁ መገኘትም እችላለሁ ግን ጫጫታ ቦታ ብዙ እምወድ ሰው አይደለሁም። ጫጫታ አይመቸኝም ደስም አይለኝም ቤት መሆን ግን ያዝናናኛል ሰላም ይሰጣኛል። ከጫጫታ ማለት ነው

እኔ እምሰራበት ባንክ የገንዘብ ቤት አስተዳደር ስለሆንኩ በየቀኑ ያለን ተግዳሮት። ጥዋት ከገንዘብ ቤት ብር አውጥቸ ፊትለፊት ለሚከፍሉ ከፋዮች ብር እሰጣለሁ ያንን ብር ቆጥሬ ማታ ተረክቤ እንደገና ብር እሚቀመጥበት ሳጥን ውስጥ አድርጌ ያደረውን ብር ፈርሜ ዘግቼ እወጣለሁ። ይሄ በየቀኑ በስራዬ ላይ እማደርገው ተግዳሮት ነው።

በአደባባይ መናገር አዎ እችላለሁ። በአደባባዮች እናገራለሁ የመናገር ልምዱም አለኝ። ተማሪ በነበርኩበት ሰዓት ተማሪዎች ተሰልፈው ባሉበት ወጥቼ ስለ ቻፒብ አደባባይ አወራለሁ። መጠንቀቅ እንዳለብን አወራለሁ። እንዲህ አይነት ልምድ ነበረኝ

ጥዋት ብዙን ጊዜ እምበላው ፉል ነው ፉል እሚባል ምግብ በባቄላ የተሰራ ምግብ ነው። እሱን ነው እምበላው አብዛኛው ጊዜ ሰንበር እበላለሁ ሰንበር ማለት ሰንበር እሚባል ምግብ እበላለሁ ዱለት እበላለሁ። ጥዋት ጥዋት ጾም ካልሆነ ግን ፉል ነው እምበለው ፉል ለቁርስ ፉል ይመቸኛል።

ቤቴን ማጸዳው በቀን አንዴ ነው አንዳንዴ በሁለት ቀን አንዴም ላጸዳ እችላለሁ። ግን አብዛኛውን ጊዜ ቤቴን ማጸዳው። በቀን አንዴ ነው እሱንም ለአስራ አምስት ደቂቃ። ለአስር ደቂቃ ነው። ይሄንን ተግባር የማደርገው ማለት ነው።

ስራ ቦታ ጓደኛ አለኝ። ጓደኛዬ እንደ ጓደኛዬ የማየው አለኝ። አለቃዬም እንደ ጓደኛ አይነት ነው ጓደኛዬ ነው ማለት ይቻላል አለቃዬም። ሌላ ደሞ አለኝ ስራ ቦታዬ ላይ ያለ አንድ አሌክስ ሚባል አለ እሱም እንደ ጓደኛዬ ነው። ማየው

በጀት አላስተዳድርም በምሰራበት ስራ የካሽ የጥሬ ገንዘብ አሰዳዳሪ ነኝ። እንጂ በጀት ከእኔ ጋር ከኔስራ ጋር ጋር ስለማይገናኝ አላሰተዳድርም።

የወተት ተዋጽኦ አዎ እወዳለሁ። ከወተት ተዋጽኦ ደግሞ በጣም ምወደው። አይብ አይብ እወዳለሁ። አይብ ከጎመን ጋር ተቀላቅሎ አይብ ብቻውንም። መብላት እወዳለሁ

በእጅ መሸመን አላቅበትም አልችልም መሸመን አልችልም እኔ አልችልም ግን ሰው ሲሸምን አይቼ አውቃለሁ። አገር ዶርዚዎች ይሸምታሉ። እና ጥበብ ምናምን ሲሸመት አይቼ አቃለሁ እኔ ግን መሸመት አልችልም።

ፎቶ መነሳት አልወድም ግን ሰው ፎቶ እኔን አንስቶኝ ሲሰጠኝ ደስ ይለኛል። እኔ ፎቶ ሆን ብዬ ለመነሳት አቅጄ ሄጄ ፎቶ መነሳት ያን አክል ምወድ ሰው አይደለሁም። እያንዳንዱን እንቅስቃሴን በፎቶ ማስቀረት የምወድ ሰው አይደለሁም። እና ፎቶ አልወድም።

ጊዜን አዎ አስተዳድራለሁ ስራ መሄድ ባለብኝ ሰዓት እሄዳለሁ ከስራ መውጣት ባለብኝ ሰዓት እወጣለሁ። ከዛ ቁርስ መስራት ባለብኝ ቁርስ ምሳ መስራት ባለብኝ ሰዓት ቁርስ ምሳ እሰራለሁ። እና ጊዜዬን በስርዓት አስተዳድሬ ነው የምጠቀመው።

ፀሀይ ስትጠልቅ ማየት እወዳለሁ። ልምድም ነበረኝ የሆነ ጊዜ አዋሳ የመኖር ልምድ ስለነበረኝ። አጋጣሚም ስላገኘሁ አዋሳ ላይ ሀይቅ ዳርቻ ላይ እየሄድኩ ፀሀይ ስትጠልቅ ማየት አዘወትር ነበር። እና እወዳለሁ በጣም።

ማህበራዊ ሚዲያ እጠቀማለው አዎ ብዙ ጊዜ ማጠፋው ስልኬ ላይ ማህበራዊ ሚዲያ መጠቀም ነው እጠቀማለሁ። ዩቲዩብ እጠቀማለሁ ቴሌግራም አልፎ አልፎ እጠቀማለሁ። ቲክቶክ እጠቀም ነበር ግን አሁን ቲክቶክ ስጠቀም እየጨነቀኝ ትቻለሁኝ።

ፎቶዎችን ማስቀምጠው በአልቤም ላይ አስሬ በጥንቃቄ ነው የማስቀምጠው ፎቶዬን አልሰቅለም አንድም ፎቶ የሰቀልኩት ፎቶ የለም። አልቤም ላይ አድርጌ በጥንቃቄ አስቀምጫቸዋለሁ ፎቶዎቼን። እና በአልቤም ነው የማስቀምጠው።

ትንኞች በአካባቢዬ አዎ አሉ። ያስቸግሩኛል ትንኞቹ ቢም ቢም አለ። ግን አልፎ አልፎ ነው ትንኞቹ የሚኖሩት ውሃ ስፈስ ክረምት ስኖር። ትንኞች በአካባቢው ይኖራሉ። ክረምት ያስቸግሩኛል።

አዎ የስራ ምግባሬን አከብራለሁ። የስራ ምግባሮቼን በማክበር ነው ምሰራው። የማከብረውም ካላከበርኩ ቅጣት ስለሚጣልብኝ ስለ ያንን ቅጣት ስለምፈራ። አከብራለሁ

ወደ ስራ ከመሄድ በፊት የሚገዛውን እቃ ዝርዝር አልጽፍም እንደ አይነት ልማድ የለኝም። ከሄድኩ ሱቅ ከደረስኩ በኋላ ነው። የምገዛቸውን እቃዎች ማስታወሳቸው እንጂ በዝርዝር ይዣቸው ሄጄ ገዝቼ አላውቅም።

ድርብ ቢያብር አንበሳ ያስር የሚለውን ምሳሌያዊ አባባል እወደዋለሁ። ትርጉሙም አንድነት ሀይል ነው። በአንድነት ተባብሮ ከሰሩ የትኛውንም ከባድ ስራ በቀላሉ መስራት። የሚቻል እንደሆነ የሚያሳይ ምሳሌ ነው።

የስራ እድገት አሁን እፈልጋለሁ። አሁንም እየሰራሁ ያለሁበት መደብ ለረዥም ጊዜ የሰራሁበት ስለሆነ በጣም ሰልችቶኛል። አዲስ ስራ አዲስ ደሞዝ ስለምፈልግ። የስራ እድገት ማግኘት እፈልጋለሁ።